እኔ የምወደው በዓል የኢየሱስ ክርስቶስ የልደት በዓል በተለምዶ ገና ይባላል። ገናን ሳስብ ኢየሱስ ክርስቶስ አለምን የፈጠረ ቅድመ አለም የነበረ አሁንም ያለ አለምን አሳልፎ ለዘላለም ህያው ሆኖ የሚኖር አለምን በመዳፉ የያዘ ሆኖ ሳለ ነገር ግን ዝቅ ብሎ በከብቶች በረት መወለዱን ሳስብና በአጭር ደረት በጠባብ ቁመት ከድንግል ማርያም ያለዘር አብሲ ወይም በቃል ብቻ መጸነሱን ሳስብ ጌታ ሆይ እፁብ ድንቅ ነው ስራህ ቸርነትህና ምረትህ አይለየኝ ፍጥረታትን ሁሉ በቸርነትና በይቅርታ ጎብኝ እላለሁ።

አዎ ስራዎችን በቅደም ተከተል አስቀምጣለሁ። ያማ ካልሆነ እንደ ደራሽ ውሃ ባገኙት መፍሰስ ነው የሚሆነው። የግድ መሰራት ላለባቸው ስራዎች ቅድሚያ እሰጣለሁ። ከዛ ደግሞ ሌሎች ሰዎች ቢሰሩት ጥሩ ነው ብዬ የማስብ ከሆነ ለሌሎች ሰዎች እሰጣለሁ። አንዳንድ ጊዜ ደግሞ ነገ እሰራዋለሁ የምለው ስራ ይኖረኛል